ጠዋት ወይስ ማታ? ሰ ሰው ነህ? አይ ፍሬ ኤአይ ለአለም እያደረገ ባለው አስተዋጽኦ በእውነቱ ነገር በጣም የሚመሰገንና የሚበረታታ ነው። ለዚህ ደግሞ ለምሳሌ አማርኛ ከሆነ የአማርኛ ባለሙያዎች በእጅጉ ልናግዘው የሚገባ ነገር ነው። እንደዚህ ካልሆነ ኤአይ እኛ የሰጠነውን ዳታ እኛ የሰጠነውን መረጃ እኛ የሰጠነውን እውቀት ስለሆነ ለሰዎቹ በፍጥነት በጥራት በነገሮችም በማ በማቀናጀት የማቅረብ ስራ ስለሆነ ኤአይ የሚሰራው ኤአይን ምንመግብ ሰዎች እንደ ኮመንት ኤአይ አሁን ኮመንት መደረግ ያለበት እንደዚህ አይነት ነገሮችን በርግጥ አሁን እንደ መግቢያ ነው እየተጠቀመው ያለው እንደ ግብአት ነው እየተጠቀመ ያለው እንደሚታረምበት እርግጠኛ ነኝ። ሰው ወይስ ጠዋት ወይስ ማታ ሰው ነህ? እኔ ጠዋትም ማታም ሰው ነኝ። እና ጥያቄው አሁን ሰው ጠዋ ጠዋት ወይስ ማታ ሰው ነህ የሚለው ነገር አንዳንዴ በርግጥ ጥያቄው የሚያስኬድበት ነገር አለ ሚያ የሚያስኬድበት ሁኔታ አለ እኔ አሁን አንዳንድ ክርስቲያን ሆኜ ስመዝነው ጠዋት ጠዋት ሰው የሚመስሉ ማታ ማታ ግን ከሰውነት ደረጃ የሚወጡ ከሰውነት ግብር የሚወጡ ሰዎች አሉ። ጠዋት ጠዋት ከሰለማዊ ሰው ጋር ስራ እየሰሩ ምን እያሉ ምን የሚውሉ ሰዎች አሉ። ማታ ሲሆን ደግሞ የጨለማውን ተገን አድርገው የሚሰርቁ የሚቀጥፉ የሰው ጋማ ምንድነው ሃንግ የሚያደርጉ ማፊያዎች አሉና በእንደዚህ አይነት መረዳት ይቻላል። ጥያቄውን ማለት በጣም ዘወር ያለ ጥያቄ ነው። ብሎ ከታሰበ አሁንም በተቃራኒው ደግሞ ማታ ማታ ሰው የሚመስሉ ቀን ቀን ደግሞ ተዘልለው ወድቀው የሚውሉ አሉ ለምሳሌ ጭፈራ መንፈስ ያድራሉ በዝሙት መንፈስ ያድራሉ በሀጥያት መንፈስ ያድራሉ። በነጋታው ግን ተነስተው ሌሊት ሰው ስራውን የሚወጣበት ሰዓት ሰው ህይወቱን ለማቅናት ደፋ ቀና በሚልበት ሰዓት ልጆቹን ለማሳደግ ልጆቹን ትምህርት ቤት ለማድረስ በሚሯሯጥበት ጊዜ በሚያጣበት ሰዓት እነሱ ወደ መኝታ የሚሄዱ ሰዎች አሉ። አሁን እነዚህ እነዚህ ሰዎች የቀን የማታ ሰው በርግጥ ማታም ሰው ለመባል አልበቁም። እንደ ክርስትና ሰው ከእግዚአብሔር ሰው ከእግዚአብሔር ከፈጣሪው ከተለየ የእግዚአብሔርን የአምላኩን ህግ ከሻረክ ሰው ነው ማለት አይቻልም። እና እንደዚህ አይነት ሰዎች የቀ የማታ ሰዎች የቀን ደግሞ አውሬዎች አሉ አንዳንዶቹ ደግሞ የቀን ሰዎች የማታ አውሬዎች አሉ እና በእንደዚህ አይነት ሁኔታ ሊበራራ ይችላል። ይሄ ነገር በተለይ በእንደዚህ አይነት የጥያቄውን መንፈስ በትክክል ካገኘሁትኝ እንደዚህ አይነት ነገሮች ብዙ ጊዜ ሊፈጠሩ የሚችሉት ከክፉ ወጣትነት ለም አሁን ብዙ ጊዜ ጭፈራ ቤት ምናምን የሚሰሩ ሰዎች በኢኮኖሚ የተቃወሱ ሴቶች ሊሆኑ ይችላሉ። ወይም ደግሞ በጣም ህገወጥ የሆነ አስተዳደግ ሁሉንም ነገር ራስን መጣል ራስን መጥላትን እንደ ዘመናዊነት የቆጠሩ ሰዎች ሊኖሩ ይችላሉ። እና እነዚህ ሰዎች የሆነ ጉዳት የደረሰባቸው ናቸው በእውቀት የእውቀት ማነስ ያለባቸው ሰዎች ሊሆኑ ይችላሉ የገንዘብ ማነስ ያጋጠማቸው ሴቶች ሊሆኑ ይችላሉ ሱስ ደግሞ የሆነባቸው መጨፈር መዝለል መጮህ ዝሙም መዘሙት መጠጣት ሱስ የሆነባቸውም ሰዎች ሊሆኑ ይችላሉ። እና በሆነ ነገር በትክክል ትክክለኛ ትክክለኛው መረዳት ትክክለኛው መስመር የወጡ ሰዎች ናቸው። በተለይ አሁን እንደዚህ እንደዚህ አይነት ሰዎች በትክክል ክርስቲያን ነኝ ብለው ማውራት አይችሉም። ምክንያቱም ክርስትና ይህንን ፈጽሞ የሚጠላ ነገር ነው። ከዚህ ጋር እግዚአብሔር የሚጠላው ነገር ስለሆነ ሶስት ነገሮችን ነፍሴ አጥብቃ ትጠላለች አረጋዊ የአረጋዊ ዘማዊ የባለጸጋ ሳሳታም እና የነዳይ የችግረኛ ኩራተኛ እንደተባለው እንደዚህ ዝሙት የሚጠላው ነገር ስለሆነ እነዚህ እነዚህ ነገሮች እንደ እግዚአብሔር የተጣሉ ናቸው። ብዬ አስባለሁ።

በጣም ጥሩ ጥያቄ ነው በጣም ወሳኝ ጥያቄ ነው በነገራችን ላይ ቤተሰብ ችግር ላጋጠማቸው ብዙ ጊዜ። ትልቁ ፈተና የሚሆነው የቤተሰብ አስተዳደር ነው እና ይሄንን ጥያቄ ለመመለስ ከእኔ እንደ ግብአት መውሰድ መቻሉ በጣም ጥሩ ነገር ነው። ቤተሰብ የሚሰበስባቸው ሁኔታዎች አሉ። በየጊዜው መሰብሰብ አንዳንዴ ምን ሊያስከትል ይችላል ለስብሰባ ሰዎቹ የተሰላቹና ደካማዎች እንዲሆኑ ሊያደርጋቸው ይችላል። ስብሰባ የሚያስፈልገው ቋሚ ጊዜ ኖሮት በቋሚ ጊዜ ደግሞ የተቀረጸ አጀንዳ ማያሰለች። ሰዓቱ የተመጠነ መሆን አለበት እና። ከዚያ በተጨማሪ ከቋሚ ጊዜ በተጨማሪ አስቸኳይ ጊዜ ስብሰባ ሊኖር ይችላል እንደ ቤተሰብ መወያየት ያለበት የጋራ ውሳኔ ማሰብ ማረፍ ያለባቸው ጉዳዩ ሲኖሩ ቤተሰብ ይሰበሰባል ይሄ እጅግ በጣም ጥሩ ልምድ ነው። እንደ እንትን ቤተሰብ እንደሚያስተዳድር ሰው ቤተሰብን ሰብስቦ ማማከር ነገሮች ላይ ውሳኔ የመስጠት አቅም አቅማቸውን እንዲጎለብት ማድረግ። ጫና የመቋቋም ለምሳሌ አንድ ሰው የሆነ ሀላፊነት ሲሰጠው ሀላፊነቱን ለመወጣት የሚያሳየው ተነሳሽነት ሀላፊነቱን ለመወጣት የሚያሳየው ብቃት ወደፊት ላለው ህይወቱ እጅግ በጣም ጥሩ ግባት ስለሚሆነው። የትኛውም ነገር ማደግ ያለበት ቤተሰብ ላይ ነው። እዚህ ቤተሰብ ውስጥ ብዙ ነገር ተምሮ ይሄዳል ሌላ ጊዜ ትላልቅ ድርጅቶችን በሚያስተምር ጊዜ የትላልቅ ድርጅቶችን በሚያስተዳድር ትላልቅ ድርጅቶችን በሚመራ ጊዜ ያ ሰውዬ በዚህ ጉዳይ እጅግ በጣም ውጤታማ የተሳካለት መሪ ይሆናል ቤት ውስጥ እያለ ትግስትን ይማራል የአነጋገር ጥበብን ይማራል። ከሰው ጋር የመግባባት ጥበብን ጉዳይ በትክክል አንስቶ የመወያየት ጥበብን ስለሚማር በጣም ጥሩ ግብአት ይሆነዋል። በተለይ ትክክል ቤተሰብ በመሰባሰብ ግድ ችግሮችን በተባብሮ በመፍታት በማውራት ብለው ውሳኔ በመቅረብ በእንደዚህ በእንደዚህ አይነት እንትን ያደገ ሰው እርግጠኛ ሆኜ መናገር የምችለው። በህይወቱ ትልቅ ውሳኔ የሚያሳልፍ ትላልቅ ጫናችን የሚሽከም መሸከም የሚችል ትላልቅ ሀላፊነቶችን መወጣት የሚችል ሰው ይሆናል። እና እንደዚህ እንደዚህ ጊዜ በተለይ ሁል ጊዜ አባወራና እማወራ የጉዳዩ አካል የጉዳዩ ውሳኔ ሰጪዎች የጉዳዩ የሀሳብ አመንጪዎች እንዲሆኑ አይመከርም። ልጆችን በትክክል መሳተፍ ስሜታቸውን መግለጽ መቻል ዛሬ እየፈሩን እየተደበቁ ካደጉ ነገ በእርግጠኝነት እኛ የከለከልናቸውን ለእነሱ አዝነንላቸው ሳይሆን ለእነሱን አስረድነታቸውን እንዲጠቅማቸው ፈልገን ሳይሆን ተመቅኝተናቸው ወይም ደግሞ የሆነ ነገር ስለሚመስላቸው ተደብቀው ማድረጋቸው ስለማይቀር በነገሮች ሁሉ በደንብ ተግባብተን አምነንበት አምነውበት ቤተሰቡ እንደ ቤተሰብ አምኖበት የሚሆነው ውሳኔ ሲኖር ይሄ ቤት ጠንካራ ቤተሰብ እንዲመሰርት እጅግ በጣም ወሳኝ ነገር ነው። አንድ ሰው ቀጥታ ወደ ትዳር ሲገባ ቤተሰቦቹ ላይ ይዞ የሄደውን የህይወት ተሞክሮ ነው ይዞ የሚሄደው ጉዳዮችን የመፍታት ባልና ሚስት በተጋጩ ጊዜ ግጭቶችን የመፍታት። ሲስተም ገንዘብ እንዴት መንቀሳቀስ እንዳለበት የወር ወጪ የአመት ወጪ ሌሎችም አስፈላጊ ግብአቶች እንደ ቤት ግንባታ እና የመሳሰሉት ሁሉ ምን መምሰለህ እንዳለባቸው ከእነዚህ ተምሮ ስለሚሄድ በጣም በእርግጠኝነት ውጤታማ የሚሆንባቸው ጉዳዮች ስለሚሆኑ ቤተሰብን መሰብሰብ ቤተሰብን ማወያየት ጥሩ ነገር ነው። እና እኛ አሁን እንደ ቤተሰብ የምንወያይ የምንሰበስብበት በወር አንድ ቀን አለ በዚህ ወር በዓል አለ። የእመቤታችን እረፍቷን የምናስታውስበት ቀን ስለሆነ ቤተሰቡ ይሰበሰባል ሻማ ይበራል ጸበለ ጻዲቅ ይቆረሳል ከዚህ በኋላ ሀሳቦች ይነሳሉ። ወርሃዊ በዚህ ወር ውስጥ ያጋጠሙን የህይወት ውጣ ውረዶች ቻሌንጆች በቃ ያላወራናቸው ካሉ እነዚህ ይወራሉ የወሰድናቸው መፍትሄዎች እንደ መፍትሄ ይሄንን መፍትሄ እንደ መፍትሄ ወስጃለሁ ከዚህ የተነሳ ውጤታማ ሆኛለሁ ተብሎ አንደኛው ቤተሰብ ለአንደኛው ቤተሰብ ሀሳብ ይጋራል። ከዚህ በተጨማሪ አስቸኳይ ጉዳይ ካለ አስቸኳይ ቤተሰብ የቤተሰብን ውሳኔ የሚጠይቅ ጉዳይ ካለ ያለምንም ቅድመ ውሳኔ አስቼኳይ ስብሰባ ተጠርቶ ተወያይቶ ወደ መፍትሄ ይመጣል። እና ይሄ ነገር በጣም እኔ እንደ ቤተሰብ እጅግ በጣም ጥሩ ተሞክሮ ነው ብዬ የምወስደው ነው። ከትውልድ ወደ ትውልድ መቀጠል ያለበት ይመስለኛል የአንዱ ቤት ተሞክሮ ለሌላኛው ቤት ተሞክሮ ጥሩ ግብአት ስለሚሆን። ማንም ሰው ቢለምደው ባይ ነኝ

የስልክ የባትሪ በጣም ጥሩ አገልግሎት ይሰጣል ጥሩ አቅም ያለው ባትሪ ነው። ጥሩ ከሚባሉት አሁን ከመጡት ሞዴሎች። ስድስት ሺህ ሚሊ አምፒር ሃወር የሚባል ያለም የሚል አቅም ያለው ነው። እና እንደ እንዳጠቃቀሜ ነው የባትሪው አገልግሎት የሚሰጠው ካልተጠቀምኩት ሳምንትም የመቆየት እድል አለው። ግን ከተጠቀምኩት እንደአጠቃቀሙ ነው የሚሆነው። ብዙ ጊዜ እንደ ኢንተርኔት ጋር እየተያያዙ ነገሮችን እንደ ብሩህ ዘር ምናምን ከተጠቀምኩኝ ቶሎ ያልቃል። ሌሎች ቪዲዮዎች ምናምን ደግሞ ሙሉ ቀን ምናምን የመዋል የመዋል አቅም አለው። እና እንደ እንትኑ ነው በብዙ ስልኮች በተለይ አሁን እጅ ሰው የሚቸገርባቸው ከባትሪያቸው የተነሳ ነው። አንዳንዶቹ እጅግ በጣም ጥሩ ጥራት ያላቸው ሆኖ አራት ሺህ ሶስት መቶ ሚሊ አምፒር ሐወር ያላቸው አሉ። እና የስልክ ባትሪ ዋናው ነገር ነው። ስልክ ለረጅም ሰዓት ለረጅም ጊዜ አገልግሎት እንዲሰጥ ከተፈለገ የመጀሪያ መስፈርቱ። እኔ እንደኔ እንደኔ ብዬ የምወስዳቸው የስልክ የባትሪ አቅም አለ። የካሜራ ይዘት አለ የካሜራ ጥራት አለ። ሚቀጥለው ደግሞ የራም እና ስቶሬጁ እነዚህ ነገሮች ጥሩ የሆኑ ስልክ የመጀመሪያ ቅድሚያ ነው የሚሆነው። በጣም ሌተስት እና እጅግ ዘመናዊ ሆኖ ባትሪው ደካማ ከሆነ ያው ፓወር ባንክ ሰክቶ እንደመዋል ነው ስራው የሚሆነው እና።

ቅሬታዎችን ማስተናገድበት መንገድ የተለያየ ነው። ቅሬታዎችን እንዳመጣጡ ነው የማስተናግደው። ብዙ ጊዜ በጣም ፔሽንት እና ፖላይት የሆነ መንገድ። መፍትሄ ላይሆን ይችላል። አንዳንዴ በጣም ቁጡ ፀባይ ሊያስፈልግ ይችላል። ሰዎቹ በተደጋጋሚ በተደጋጋሚ ቅሬታ የማድረግ ልምድ ካላቸው ቅሬታ ከማድረጋቸው በፊት ጉዳዩን በደንብ እንዲያዩት። ይሄን ቅሬታ እንዲያቀርቡ ያደረጋቸው ለምሳሌ የሆነ ጫና ደርሶባቸው ከሆነ ጫና የደረሰባቸው ምክንያት እንዲገነዘቡት ማድረግ እንደዚህ እንደዚህ አይነት ነገሮችን ቀድሜ ለመስራት እሞክራለሁ። ስህተቶች ከሆኑ በይቅርታ ለማለፍ የሚካስም ከሆነ ለመካስ እሞክራለሁ። ከዚህ በላይ ግን። አንዳንዴ በቃ መፍትሄ አይደለሁም ብሎ ተቆጥቶ መመለስ መፍትሄ የሚሆንበት መንገድ አለ። ግን ብዙ ጊዜ ለሚረዳ ሰው ነገሩን ማስረዳት እጅግ በጣም በትህትና መመለስ ጠቀሜታ አለው። ምክንያቱም መጣላት። ህሊናው ወቀሳ ነው በራሱ ህሊናውም አሁን ብዙ ጊዜ የሚጣላ እና ቁጡ ሰው ህሊናው ከወቀሳ አርፎ አያውቅም። ለምን አስቀየምኩት ለምን ይሄን አደረኩ እያለ ሲያስብ ስለሚኖር። ቅሬታዎችን በትህትና ማድረግ። አንደኛ የሰዎችን ስብእና ሳይነኩ ሰዎችን ሳያንቋሽሹ ሞራላቸውን ሳይሰብሩ። እንዲመለሱ ያው እንደዚህም ሊሆን ይችላል ብለው እነሱ ደግሞ የባሰ በትህትና መንገድ ትህትና መልኩ እንዲረዱት ያደርጋል። ሌላው ነገሮችን በደንብ በጥልቅ ለማስረዳት መሞከር። ችግሩ የተፈጠረው ከዚህ ከዚህ ጉዳይ ነው በዚህ ምክንያት ነው እና ይሄ መሆን ይሄን ያደረኩት በስህተት ነው። ይሄ የተፈጠረው በዚህ ምክንያት ነው ብሎ ነገሮችን በትህትና ማስረዳት በግልጥ በጥልቅ ማስረዳት። ሌላ ጊዜ የተፈጠረው ስህተት አሳማኝም ሊሆን ስለሚችል የመጣው ሰው ተረድቶ ውይ ይቅርታ ብሎ ተቆጭቶ የሚሄድበት ሁኔታ ስላለ። በትህትና በጥልቅ ማሰረዳት ነገሮችን እንዲረዳቸው ማድረግ። ከዛ በተጨማሪ ደግሞ መልስ ባለመስጠት ዝምታ በጣም ብዙ ጊዜ መልስ የሚሆንበት ሁኔታ አለ። ጸጥ ማለት በተናገሩት ልክ ቅሬታ ባቀረቡት ልክ እኩል ሁለቱም የሚገፋፋ ከሆነ በሁለት በኩል እየተወጠረ ያለ ጎማ መበጠስ ነው እድሉ እና። ነገሮች እየከፉ እየሻከሩ እየሻከሩ ከመፍትሄ ይልቅ ወደ ሌላ የባሰ ጥፋት። ከጥፋት ወደ ጥፋት እያደጉ ስለሚሄዱ። የመፍትሄ ሀሳብ። የማይመጣ ከሆነ በትህትናም ማስተናገድ የማይቻል ከሆነ ማስረዳት የማይቻል ከሆነ በዝምታ ለማለፍ መሞከር በቃ ይቺን ቀን እለፈኝ በቃ ተወኝ ብሎ። ማስተናገድ መቻል ሌላው ደግሞ በመሸነፍ ነው። ጥፋተኛ ሳይሆኑ በቃ ተሸንፎ ሰዎችን ማሸነፍ ተሸንፎ የማሸነፍ ጥበብ። ብዙ ጊዜ ያ ሰው ራሱን እንዲያይ እንዲገምት ለሌላ ጊዜ በቅር ከቅሬታ ጋር በተያያዘ ፈጥኖ ለውሳኔ እንዳይመጣ ያደርገዋል። ያኔም እንደዚህ የተሳሳትኩት ከዚህ የተነሳ ነው ብሎ እንዲያስብ ያደርገዋል። እና ሌላው እና የመጨረሻው የቅሬታ ማስተናገጂያ እና ቅሬታ መልስ ለቅሬታ መልስ መስጫ መንገድ። ሁልጊዜ መሸነፍ መሸነፍ መሸነፍ መፍትሄ አይሆንም። ይሄ እንደ ጅልነት የሚቆጥር ሰው ካለ ደግሞ አቅምን ሀይልን ጉልበትን ማሳየት በመጡበት ልክ ለመመለስ በቃ እንደዛ ካልሆነ ብዙ ነገሮች የሚበላሹ ጉዳዮች ሊኖሩ ይችላሉ። ፈሪን አሳዳጅ እና ተሳዳጅ ሆኖ ነገሩ እንዳይቀጥል። አንዳንዴ ማሳደድ እንደሚችል ትቶት እንጂ አቅሙ ከእነሱ በላይ እንደሆነ ማሳየት። ነገሮችን ቆም ብለው እንዲያስቡ አረ በለው ከዚህ በላይ ከእኔም በላይ የባሰ ሰው አለ ብለው ሁልጊዜ ከአሳዳጅነት እንዲወጡ ለማድረግ ይሄ ጥሩ መንገድ ነው። እና ቅሬታዎችን እንደ አመጣጣቸው እንደ ሁኔታቸው ማስተናገድ። ለዘላቂ መፍትሄ የሚሆን አካሄድ መሄድ ጥሩ ነው። ሁልጊዜ እንደው አንድ መንገድ ብቻ መሄድ እንትን አይደለም። በተለይ ግን ስህተት ካለ ከስህተት ሙሉ በሙሉ ያለምንም ማድበስበስ ያለምንም ፊት ኋላ ማለት ከስህተት ፈጽሞ መታረም በፍጥነት መታረም። በጣም ጥሩ መፍትሄ ነው

አዎ ልብሶቼ በስነ ስርዓት የተቀመጡ ናቸው። ኢቭን የቆሸሸም ቢሆን በስነ ስርዓት አጥፌ እስኪታጠብ ድረስ ነው እማስቀምጠው። ምክንያቱም ቤቴ ሁሉ ምስቅልቅል ነው እሚል ልብሶቼን በስነ ስርዓት ካላስቀመጥኩኝ ወንበር ላይ ልብስ ሊኖር ይችላል አልጋ ላይ ልብስ ሊኖር ይችላል የሆነ ቦታ ላይ እና እንደዚህ መሆን ደግሞ ለይተህ ለራሱ በጣም እንትን እሚደብር ነገር ነው እሚፈጥረው። ደስ እማይል ነገር ስለሚፈጥር ሽክፍ ያሉ ናቸው። አዲስ ልብስም ማለት የታጠበም ልብስ ይሁን አዲስ ልብስ በስነ ስርዓት የታጠፉ በስነ ስርዓት ሳጥን ውስጥ ቁም ሳጥን ውስጥ የተቀመጡ ከሆኑ ለመልበስ አውጥቶ ደስ እሚል እንትን ይሆናል። እና ዝም ብሎ እሚዝረከረክ ከሆነ የታጠበውን እና ያልታጠበውን ሁሉ አለመለየት ሊፈጠር ስለሚችል ብዙ ጊዜ ልብሶቼን በደንብ አጥፌ ነው እማስቀምጠው። ይሄ መሆኑ የልብሶቹን እንትን ለራሱ ካውያ ቶሎ ቶሎ ካውያ ያደርጋቸዋል በጥንቃቄ መቀመጣቸው ልብሶቹ አሮጌም ሆነው አዲስ እንዲመስሉ ያደርጋቸዋል። ምክንያቱም ለብዙ ነገር አይጋለጠውም ለብዙ ቆሻሻ ብዙ አይነት ቆሻሻ አለ በየቦታው ከተጣሉ በስነ ስርዓት ካልታጠፉ ለሆነ ቆሻሻ ይጋለጣሉ ልብሱ ላይለቅ ይችላል። ለምሳሌ እንደ ብረት ቀለም አይነት ነገር እሚነካበት ሁኔታ ሊኖር ስለሚችል ያን ለማጥራት ግዴታ ቤንዚን ወይና ፍጣ መጠቀም አለበት። አንድ ሰው ይሄ ከመፈጠሩ በፊት ልብሶቹን የጥቂት ደቂቃ ስራ ነው። አንዳንዴ ሰው በጣም ስልቹ እሚሆንበት ሁኔታ አለ። ልብሱ አጥፎ ለማስቀመጥ ደክሞት ከስራ እሚመጣ ሰው አንድ ወደዛ ላፍቶፑን ይወረውራል እዚያና እዛ ጫማውና ካሲዩን ይወረውራል ሱሪውን በዛ ሸሚዙን በዛ ቲሸርቱን በዛ ጥሎ በቃ ወድቆ ተኝቶ ላድር ይችላል። እና ይሄ መሆኑ ትንሽ የነገውን ነገር ሌላ ልብስ ፍለግ ይገባል ከነገ ወደዛም እንደዛ ነው እሚሆነው። እና ደካማ ልፍስፍስ ስራ ለመስራት መሆን ልብሶች በስነ ስርዓት እንዳይቀመጡ እንዲመሰቃቀሉ ቶሎ እንዳይጸዱ ያደርጋል ይሄንን ግን እያንዳንዳችን መታረም ያለበት ጉዳይ ነው። ሰው ትንሽ ደቂቃ ነው እምትወስደው ልብስን ቶሎ ቶሎ እጥፍ እጥፍ ሽክፍ አድርጎ ቁም ሳጥን ውስጥ አስቀምጦ እቤቱን ጽድት አድርጎ ማረፍ ለራስ ነው ሴፍቲው እሚሆነው። አንዳንዴ ሰራተኛ ያለን ሰዎች የቤት ሰራተኛ ወይም ደሞ ባለቤታችን ይሄን ስራ እምትሰራ ከሆነ በጣም ይማረሩብናል ቢያንስ ይሄንን እንኳን አጥፎ ቢያስቀምጥ ምን ይሆናል ቢያንስ ይሄን እኮ እንደዚህ በስነ ስርዓት ቢያስቀምጠው ኖሮ በእንደዚህ ቶሎ ቶሎ አይቆሽሽም ነበረ እንዲሉ ያደርጋቸዋል በሚሰሩን በሚያግዙን ሰዎች ላይ የስራ ጫና ነው እሚፈጥርባቸው። ቤት ሲያጸዱ ይውላሉ ልጅ ይንከባከባሉ ቁርስ ምሳ ራት ያበስላሉ በዛ ላይ የእኛን ልብስ ማጠብ አለ። ይሄ አልጋና ቤት ማንጠፍ ለራሱ ሌላ ስራ ነው ለእነሱ እና ይሄ ይሄ ነገር እንዳይፈጠር በቻሉት መጠን ጠንቃቃ መሆን ለራስም ቢሆን ጥሩ ነው። ለሌላ ሰው ጥሩ ተሞክሮ ይሆናል። የአንድ ሰው መልካም ስራ ለሌላው ጥሩ ተሞክሮ ስለሚሆን በእንደዚህ አይነት ጉዳዮች በእንደዚህ አይነት ጥንቃቄ በሚሹ ነገሮች ላይ ትኩረት አለመስጠት አጠገባችን ያለውን ሰው አጠገባችን ላለው ሰው ስነ ልቦና አጠገባችን ላለው ሰው የጉልበት ድካም እና ሌሎቹም ወጭዎች አለማዘን ስለሚሆን ሰውየውም ለእኛ ጥሩ አመለካከት አይኖረውም ስልቹ ነው እሚሆነው። አሁን እቺን እንኳን ቢያስተካክላት ምን ይሆናል? ስላሚል እንደዚያ ከመሆኑ በፊት የራሳችንን ትንሽዬ አስተዋጽኦ ማድረግ ጥሩ ነው ብዬ አስባለሁኝ

መልካም ብስክሌት መጋለብ እችላለሁኝ። በጣም በጣም ልጅ ሆኜ ነው የለመድኩት። እንደውም ከብስክሌት መጋለብ ጋር እንትን አለኝ ረጅም ትውስታ አለኝ። ያው ብስክሌት በመጋለብ መካከል መውደቅ አለ መነሳት አለና። እነዚህ እነዚህ ነገሮች በትልቅ ሆኖ ትዝ የሚሉኝ እንደውም አንዴ መኪና ፊት ለፊቴ መጥቶብኝ ለወድቄ የነበረበት ሁኔታ እና ወድቄ ያመለጠኩበት ከሞት የተረፍኩበት ማለት ይቻላል ሁኔታ ስላለ ያን ሁኔታ አልረሳውም። እንደ እንትን ነበር እንደ ጀብድ ስለምንቆጥረው ብክሌት መንዳትህ ብክሌት መጋለብን ብዙ ጊዜ ለእንደዚህ አይነት ሁኔታ እንገለጣለን። በደንብ ሳንችል ወደ አስፓልት መውጣት አለ የትራፊክ መቅጨናነቅ ሲኖር ከመኪና ለማምለጥ የሚደረገው ጥረት ቱቦ ውስጥ ወደ መውደቅ ሊያደርስ ስለሚችል ብዙ ልጆችን በእንደዚህ አይነት መልኩ አጠተናል። ብስክሌት ለጤና ጥሩ ነው። በተለይ ቅርብ እንቅስቃሴ ከሆነ እጅግ በጣም ሩቅ የማይሄድ ከሆነ በብስክሌት እንቅስቃሴን ማድረግ በእግር እንቅስቃሴን ማድረግ በታክሲ እና በመቋሚነት መኪና ከመጠቀም በጣም በብዙ እጥፍ ይሻላል። የሰውነት እንቅስቃሴ ባደረገ ቁጥር አካል እንቅስቃሴዎች ውስጥ እንደ አንዱ ነው የሚቆጠረው። በብስክሌት ውስጥ ሙሉ የማይንቀሳቀስ የሰውነት አካል ክፍል የለም ከራስ መስተቀር እና ጥሩ የአካል ብቃት እንቅስቃሴ ስለሆነ። እንትን ጥሩ ከዛ በተጨማሪ ቶሎ ለመድረስ ከእግር ይሻራል። እግር በእግር ጉዞ የሚወጣ ሀይልና ብስክሌት በመጋረብ የሚወጣ ሀይል የተለያየ ነው። በተለይ መንገዱ አስፓልት ከሆነ እና ዳገት ከሌለበት ከእግር በጣም በብዙ ጥፍ ይሻላል ጊዜን ይቆጥባል። የሰውነት ምንድነው ድካምን ይቀንሳል ከዚህ ከዚህ አንፃር ብስክሌት የተሻለ ነው። አንድ ትውስታ አለኝ እና ብስክሌት እየነዳው እንወዳደራለን ማን ይቀድም ማን ይቀድም በሰአት ይዘን እና ያን ጊዜ እኔ ሁለተኛ ዙር ወይ ሶስተኛ ዙር አካባቢ እያለሁኝ ጓደኛዬ አራት ዙር ደረሰ እና እሱን እኔም እያየው ያለሁት እሱን ነው። እሱን ቀና ብዬ እያየሁ ፊቴ ላይ የሆነ ጠጠር ነገር ገባ ጠጠር ነገር ጎማ ውስጥ ሲገባ ለማምለጥ ስላልተዘጋጀው ቀጥታ መሬት ላይ ነው የተዘረርኩት። እና ትንሽ ተጋጋጥኩኝ ያው እንደ አልኮል ምናምን ነገሮች ተቀብተውልኝ ዳንኩኝ ብዙ ጉዳት ሳይደርስብኝ ከማስታወሳቸው ውስጥ አንዱ ይሄ ነው። ሌላው ደግሞ በብስክሌት ውስጥ ያለ እንትን ወጪ ወጪያቸው በጣም የተሻለ ነው በጣም ሊስት ፕራይስ ነው በጣም የወረደ ወጪ ነው። የሚጠቀሙትም ማቴሪያል ብስክሌት ብረትና ጉማ ከዚያ ፔዳል ነው የብስክሌት የዋተር ፓምፕ መሙያ ነው የሚያስፈልገው ከዚህ በላይ ሌላ ስለማያስፈልግ ብስክሌት ለአጠቃቀም ምቹ ነው። ለ ምንድነው ደግሞ ለ ወጪም ቀላል ነው እና ብስክሌትን መጠቀም በእያንዳንዱ ሰው የሚመከር ነገር ነው። ከብስክሌት ሞተር ከሞተር ደግሞ አራት እግር የቤት መኪኖች እያሉ ይሄዳሉ አሁን እንትናቸው ቅንጦታቸው በጨመረ ቁጥር ወጫቸው እየጨመረ ነው የሚሄደው ሞተር መኪና ከሆነ በየጊዜው የነዳጅ አለ ከዛ በተጨማሪ ግዴታ የነዳጅ እንትን እንደ መንጃ ፍቃድ የሚባል የብቃት ሰርተፊኬት አለ። የጉማው አንድ ጉማ ማስቀየሪያው ለራሱ ሁለት ሶስት ብስክሌት የመግዛት አቅም አለው እንትኑ ጠቀሜታው ያሁን ከብስክሌት የተሻለ ጠቀሜታ ለፀሀይና ለዝናብ አይጋለጥም። መኪና ታክሲ የቤት መኪና ምናምን ይዞ ሰዎች ከ ከብስክሌት አንፃር ለፀሀይ አይጋለጡም። በጣም ረጅም መንገድ መሄድ ይችላሉ ዳገት ቁልቁለት ሳይሉ ረጅም መንገድ መሄድ ይችላሉ። ሌላዎችን ከበድ ከበድ ያሉ እቃዎችን ማንቀሳቀስ ይችላሉ ጭኖ መሄድ ይችላሉ። ግን ህብረተሰቡ ብዙ ሰው በአንድ ላይ መሄድ ይችላል እነዚህ እነዚህ ነገሮች የተሻሉ ጥቅሞች መሆናቸው ከብስክሌት እና ከደግሞ ከሌሎች ሞተሮች ማለት ነው

መስኮት አዎ ክፍት ትተዋለህ ስራ ቦታም ቤትም ይሁን ቢሆን መኪናም ውስጥ መስኮት ክፍት ማድረግ በጣም የለመድኩት ነገር ነው። ምክንያቱም እኔ ሙቀት በጣም አልችልም በዛ ላይ ደግሞ በተለይ የህዝብ መኪና የህዝብ ማመላለሻ የምጠቀም ከሆነ ውስጥ ያለው ሙቀት እጅግ አደገኛ ነው። ኢትዮጵያ ውስጥ የህዝብ መመላለሻ አውቶብሶች ህዝቡን የሚያገለግሉትን ያክል ሌላ ምንም የሚያገለግለው ነገር የሚያገለግለው ያለ የሚያገለግል ነገር ያለ መስሎ አይታየኝም። እጅግ በጣም በእጅጉ በእጅጉ ነው የሚጠቅሙን የህዝብ ማመላለሻዎች። እና ያን እዛ አካባቢ ስቀመጥ ላደርግ የምችለው ነገር መሽኮት መክፈት ነው እንጂ ያለው ውስጥ ላይ ያለው ሙቀት ሊያስመልስ ሁሉ ይችላል። ከዚህ የተነሳ መስኮት ውስጥ ተስተዋለሁ ሰዓት ቦታ ላይ ሁል ጊዜ የማደርገው ቢሮዬ እገባለሁ። መቀመጫዬን ቼክ አደርጋለሁ አስተካክላለሁ ላፕቶፔን ቁጭ አደርጋለሁ ከዛ ቀጥሎ የማደርገው ነገር። መስኮት መጽሐፍ ነው መስኮት ከፍቼ መጋረጃ እለቅበታለሁ ከልክ የበለጠ ነፋስም ሆነ ፀሀይ ላይገባ መጋረጃውን አንሸራጥታለሁ። ከዛ ክፍት ይውላል በቃ ስወጣ ነው የምዘጋው። ቤትም እንደዚሁ መስኮት ክፍት ነው የምትወው ንፋስ ደረጃ ላይ ወይኔ መንፋስ ካልተቀበቡ በቀር የማደርገው ነገር ይሄ ነው። ይሄ ምን ምንድነው የሚጠቅመው ነገር ከአየር ብክለት ጋር በተያያዘ የሚመጡ ያተነፈፈ ስራትን ሊያበላሹ የሚችሉ በሽታዋቂን መቋቋም ይቻላል። ከነዛ ከክፉ ገሽታዎች ማምለጥ ይቻላል። ለዚህ ሲባል እንትን እንላለን ማለቴ መስኮት እንከፍታለን እንዲሁ የሆነ ጊዜ በሽታውን አላቆመም እንጂ ተመክሮ ነበረ። ማንም ሰው መስኮት ክፍት አድርጎ እንዲንቀሳቀስ መስኮቶች ክፍት እንዲሆኑ የሚል እንደ ማስታወቂያ ነገር እየተነገረ እየተዋወቀ ነበር እና። ይሄ መስኮት ጋር በተያያዘ እንትን ያለው ነገር ይሄ ነው በሀገሪቱ መስኮት የሌለበት ቤት የሚሰራ አይመስለኝም። በአፋር አካባቢ የዘላኖች ኑሮ ካልሆነ በቀር የሚያለ መስኮት ቤት አይሰራም አንዱ መስፈርት መስኮት ተደርጎ ነው የሚቀረጠረው መስኮት እንደ አደጋ ጊዜ መውጫም ያገለግላል። እኛ ብዙ ጊዜ አንጠቀምበትም እንጂ ቤት ውስጥም ይሁን ከቤት ውጪ መኪና ውስጥ አደጋ ሲፈጠር ሰው ሊያመልጥ የሚችለው በመስኮት ነው እና መስኮቶቹ ሁልጊዜም አለ ዝግጁ መሆን አለባቸው አንዳንዴ የሚመጡ ነገሮች አሉ። በመስኮት እጅ ወይም ደግሞ የሆነ ነገር አድርገው ረስተው የሚንቀሳቀሱ የህዝብ አገልግሎት ላይ እንትን ሲኖሩ መኪናዎች ለድንገት ጥግ ሆኖ ሄዳ አጋጣሚ ካላቸው እነዛ ሰዎች የመጎዳት እድል ያጋጥማል። እና ብዙ ጊዜ ባላገሮች ብዙም ገበሬዎች ምናምን መኪና ላይ የሚሳፈሩ የህዝብ አገልግሎት መስጫ ላይ የሚሳፈሩ ከሆነ እና እጃቸው እንደዚህ የሚያወጡ ምናምን ከሆነ እጃቸው እንዳያወጡ ውስጥ እጃቸው ውስጥ እንዲቀመጥ ይመከራሉ። ከእንደዚህ አይነት አደጋዎች ለመከልከል ራስወትን ከአደጋ ይጠብቁ ተብለው ይመከራሉ። ይሄ ማድረጉ እጅግ ጥሩ ነው ብዬ አስባለሁ።

የሙዚቃ መሳሪያ በደንብ መጫወት አትችልም። የሙዚቃ መሳሪያ ባዶት እኔ ዋሽንት ክራር በገና እና እሚቢልታ ሳክስፎን የሚባሉት ናቸው እና ከእነዚህ ውስጥ አንድ ምሞክረው ዋሽንት ነው። ዋሽንትም ጫካ ውስጥ የተለመደ ነገር ስለሆነ ነው እና ከዛ በተጨማሪ ከዚያ በተለየ ግን የመንፈሳዊ አገልግሎት ሚሆን ከበሮ እነዚህ ነገሮች እና በገና እሞክራለሁኝ በደንብ ያን ያክል በጣም ፕሮፌሽናል አድቫንስድ በሚያስበል ደረጃ ባይሆንም ለራሴ የሚሆን ያክል እሞክራለሁኝ። የሙዚቃ መጀመሪያው ነው የሙዚቃ እኔ በሕልናዬ ውስጥ የመልመዱም የመጫወቱም በእንትኑ ፍላጎቱ ስለሌለኝ ይሄን ያክል የሙዚቃ መሳሪያ ላይ እንትን ዲፕ ውደ ጥልቅ የሆነ እውቀት አለኝ በሙዚቃ ጥልቅ እውቀት አለኝ ብዬ አላስብም በሙዚቃ አለም ጥልቅ እውቀት እንትን የለህም ጥልቅ ፍላጎት የለህም ሚለኝ ሰው ብኖር ሃይማኖቴም ይከለክላል እንደዚህ ከመሆኑ የተነሳ ደግሞ ሃይማኖት የሚጠላውን ነገር ማድረግ አልችልም አንዳንዴ እንትን የሚሉ ሰዎች አሉ መጽሐፍ ቅዱስ ላይ ዳዊትን ዘፈነ ድሮ ሚተረጉሙ ሰዎች አሉ ዘፈን ቢባል አሁን እኛ በምንሰማው በምናደምጠው ልክ አይደለም። ይሄ እርቃንን ጥሎ መንገድ ለመንገድ እንደ እብድ እየጮሁ መድ አይደለም ያኔ የነበረው በነ ዳዊት ዘመን የነበረው ዘፈን እና ቤተክርስቲያን ይህንን ዘፈን ብላ እንትን አትለው አሁን ያለው ደረጃ አሁን ያለው ደረጃ ለዝሙት የቀረበ ለእግዚአብሔር የራቀ ለሀጥያት እጅግ በጣም ወደ ሀጥያት ጠልቆ የመግቢያ መስመር መስሎ ነው የሚታየኝ በተለይ ትላልቅ ኮንሰርቶች በሚካሄዱበት ጊዜ ብዙ ሰዎች ብዙ ሴቶች ከብረ ንጽህናቸውን ያጣሉ ይሄ ደግሞ ዝሙት ደግሞ አንዱ ጠንቅ ነው ኃጢአት ነው። ብዙ ሰዎች ያለ አግባብ ለሆነ ወጭ ይገለጣሉ ብዙ ፌን ይዞ የሚመጣው ነገር እጅግ በጣም እየበዛ ነው በዘፌን የሰው አንገት ተቆርጧል። ዘፈኗ ስላስደሰተው ይሄም ቃል ከመግባቱ የተነሳ ቃል ላሌመሻር ሄሮድስ የዮሐንስን አንገት እንደ ቆረጠው ቅዱስ ማቴዎስ ሐዋርያት ጽፈውልናል እና ግን ዘፈን ከመዋግዛቸው ነው እንጂ ለልምዳቸው ከማስባቸው ለመልመድ ሞራል ሞራሌን ለማነሳሳት ከምሞክርባቸው ውስጥ አይደለሁም። ከዛ በተጨማሪ ከዚያ በተለየ ግን የዘፈንን ሚተካ ሳይሆን ከዘፈን ፍጹም ብዙ እጥፍ የተሻለ የሆነ መንፈሳዊ አገልግሎት አለ። እንደ ማህሌት እንደ ዝማሬ አይነት ነገሮች እንደ"" ጾም ዱጋ አይነት ድምጽ ጩኸት ያላቸው እንትኖች እግዚአብሔርን ያመሰግናሉ ልቀት ህሊና ለእውቀት ላአይምሮ ይሆናሉ ሃይማኖት ማወቂያ ይሆናሉ። የሚገርመው ወጥ ናቸው። የመጮኸ ምልክት የመጮኽ ምልክት ስላላቸው ድፋት ትርክርክ ደረት ቁርጥ እነዚህ ስላሉአቸው ቁጭ ተብሎ ነው ሰው ቁጭ ብሎ ነው የሚማራቸው እና ብዙ ጊዜ ይወስዳሉ ብያንስ አንዱን ለመማር ሁለት አመት ልጨርስ ይችላል። አንዴ ድጓሚ ባለሙያ ለመሆን አራት አመት አምስት አመት ሊጨርስ ይችላል አቋቋም ይባላል የዩቱብ ሙሉ ሰዎች ምሁራኑ እግዚአብሔርን ፈጣሪያቸውን ሲያመሰግኑበት የሚያርዱት እግዚአብሔርን ማመስገኛ ነው ይሄን ያመጣው ትልቁ ቅዱስ ያሬድ በመንፈስ ቅዱስ ተገልጦለት ነው መንፈስ ቅዱስ ለቅዱስ ያሬድ በሶስት ርግብ አምሳል ገለጠለት ያንን ቅዱስ ያሬድ ለተማሪዎቹ አስተማሩ። ያ ሰንሰለቱን ሳይጨርስ ሳይለቅ ከሰንሰለቱ ሳይቋረጥ ከምንጩ ሳይደርቅ እስከኛ ድረስ ደርሷል ይሄ በእጅግ በነገራችን ላይ እጅግ የሚደነቅ ነገር ነው አንድ ሺህ አምስት መቶ አመት በላይ እንትኑን ጠብቆ ድምጻቱን ጠብቆ መሄድ ማለት አንድ ሺህ አምስት መቶ በላይ አመት በላይ ድምጸቱን ጠብቆ ማስቀጠል ማለት እጅግ በጣም ትልቅ ታሪክ ነው።

የተበላሸ ነገር ማስተካከል አዎ እንደ አቅሜ እሞክራለሁኝ። ነገሮችን ከመጣሌ በፊት መጀመሪያ ይስተካከላሉ አይስተካከሉም። ሪዩዝ መሆን ይችላሉ አይችሉም። ለምሳሌ ብረድስት ቢበላሽ ሌላ ነገር መሆን ይችላል ሞረድ ቢበላሽ ማጭድ ሊሆን ይችላል። ወይም ደግሞ ሌሎች ደግሞ ከፍ ሲሉ ሃይላንድን ቆርጦ ጌጣጌጥ ማድረግ ይቻላል። ከዚህ በፊት ግን መበላሸታቸውን ቸግ ማድረግ አለብኝ። እንደ ቴሌቪዥን እንደ ጥገና ማድረግ ወደ ማስተካከል መሞከር የመጀመሪያየ ስራ ነው። አንድ ነገር የምናለ መሰላችሁ። ሰው በትንሽ መበላሸት ብዙ ነገሮችን ይጥላሉ በተለይ ሀብታም የሚባሉ ሰዎች ነገሮች ሁሉ ሳይበላሹ አውጥተው የሚጥሉበት ሁኔታ አለ እንደዚህ ከመሆን ይልቅ። ለሌላ አገልግሎት ለምሳሌ አስጠግኖ ሌላ ደሃ ሰው እንዲጠቀመው ማድረግ። የመግዛት አቅም የሌላቸው ሰዎች ያንን ነገር አስጠግነው ወይም ደግሞ ራሳቸው ጠግነው እንዲጠቀሙት ማድረግ መቻል ማለት አንዱ ምንድነው? የህብረተሰባዊነት ጥሩ ነገር ነው። ለመጣል ለመወርወር አለመፍጠን ይሄ ብዙ ጠቀሜታዎች አሉት። በነገራችን ላይ አንደኛ ያንን ሰውዬ ከወጭ መታደግ ነው። ሁለተኛ ደግሞ ያላግባብ ወጭን መቀነስ ነው። ሊሆን የሚችለው እንትኑ ከዛ በተጨማሪ ግን አንዳንዴ ምን እንትኖች አሉ የነዚህ ቦንዳ። ልብሶች ሰው ተጠቅሞ ሪውዝ አድርጎ የሚጥላቸው ነገሮች አሁን እነሱ አፍሪካ አገር በነፃ ሊመጡ ይችላሉ እዚህ ግን ውጭ የሚሸጡት በጥሩ ዋጋ ነው። ጥሩ የአገልግሎት እድሜ ስላላቸው ጥሩ ጥራት ስላላቸው ሰው ያለምንም እንትን ይገዛቸዋል ያለምንም መደራደር ይገዛቸዋል። እና እነዚህ ነገሮች ከሚጣሉ አሜሪካ ውስጥ የማያገለግል መኪና ኢትዮጵያ ውስጥ እንደ አዲስ ሊሸጥ ይችላል። አሜሪካ ውስጥ የማያገለግል ሞተር ሳይክል የማያገለግል ልብስ የማያገለግል የትኛውም ነገር እዚህ ሀገር እንደ ላፕቶፕ እዚህ ሀገር እንደ አዲስ ሊሸጥ ይችላል። አሁን ሳምሰንግ ስልክን እንኳን ብናየው። ለምሳሌ ኤስ ሃያ ስድስት ከመመረቱ በፊት ኤስ ሃያ አምስት ከገበያ ወቶ እንዲያልቅ ይደረጋል። ምንድነው መልሶ ከሰው እጅ እየተገዛ ሪዩዝ እያደረገ ነው ወደ ድጋሚ ወደ ገበያ የሚመጣው። እነዚህ ነገሮች ለደሃው ማህበረሰብ ጥቅም ለመ ለሀብታሙ ማህበረሰብ ጥቅም ነው። ይዘው የመጡት ለሀብታው ማህበረሰብ አካባቢ የቆሻሻ አከኝ ሞላ በደንብ እስኪያልቅ መጠቀም እንዲቻል ይሆናል። ለድሃ ማህበረሰብ ደግሞ በጥቂት ዋጋ ጥሩ ጥራት ያላቸውን ልብሶች ጥሩ ጥራት ያላቸውን የኤሌክትሮኒክስ ውጤቶች ሊገዝቶ እንዲጠቀም ይረዳዋል። እና ከዚህ ከዚህ አንፃር የተበላሸ ነገርን አስተካክሎ መጠቀም ጥሩ ነገር ነው። በሌላ በኩል ደግሞ አንዳንዴ ሜካኒካል ጥገና መካኒካል ባለሙያ ለማይፈልጉ ነገሮች ብዙ ሰዎች ሲጨንቁ አያለሁኝ። በቀላሉ ማስተካከል እየቻሉ ብዙ የሚደክሙ ሰዎች በቀላሉ መጠገን እየቻሉ ብዙ የሚሰቃዩ ሰዎችን ሳይ እኔ ግር ደግሞ ይለኛል። ምን አለ መሰላችሁ። በዚህ መካከል የእውቀት በቃ እኔ ይህን አልሰራም ብሎ መጸየፍ አለ። እኔ ምን መካኒክ ነኝ እንዴ? ይሄ የምሰራ መካኒክ የሰራ የሚለው ሌላኛው ደግሞ ፈሪ መሆን ለሚጠገኑ ነገሮች ፈሪ መሆን እንደዚህ እኔ ብነካቸው ይበላሻሉ። እኔ እኔ ነክቼው የሚስተካከል እቃ የለም ብሎ ማሰብ። ሞተር ሳይክል የሚነዳ ሰው ሞተር ዘይት መገልበጥ አቅቶት ባለሙያ ዘንድ መሄድ እስከሚደርስ ድረስ በጣም ብዙ ስንፍናዎች የሚታዩብን ሁኔታ አለ። እና እነዚህን ነገሮች በቀላሉ ማስተካከል በቀላሉ ጥቅም ላይ ማወል በመቻል ያለብን ይመስለኛል። አንዳንድ እንትኖች አሉ ሞተሮች ሁለመናቸው ወላልቆ ግን አገልግሎት ላይ ያሉ የድሮ ሞተሮችን ባለሙያዎች ገጣጣመው የሚጠቀሟቸው። እና እንደዚህ አይነት እውቀት እንደዚህ አይነት የመላ የመለያ ነገሮችን ከጥቅም ውጪ ከማድረጉ ቀድሞ ለመጠቀም መሞከር። የተለመደ መምጣት አለበት። የአካባቢን ንብረት የአካባቢን አየር ንብረት የአካባቢን ጽዳት ለመጠበቅ የሚሆን ነገር ስለሆነ ማለት ነው።

ወደ ብዙ ቦታዎች ተጉዤ አውቃለሁኝ ወደ ቦታ መንቀሳቀስ እንደ ጉዳዮች ነው የሚወሰነው። ለመንፈሳዊ አገልግሎት ከሆነ ወደ ገዳም ወደ ሌሎችም ቦታዎች እንቀሳቀሳለሁ መገዳምና ተያያዥ ቦታዎች መንፈሳዊ አገልግሎት መንፈሳዊ ጠቀሜታ ወዳላቸው ቦታዎች እንቀሳቀሳለሁኝ። ለስራ ለፊልድ ምናምን ከሆነ ደግሞ መሄድ ወዳለብኝ ቦታ ሁሉ ይሄዳለሁኝ። በቃ እዚሁ በተያያዘ ስለ መንፈሳዊ ጉብኝት በደንብ ማብራሪያ መስጠቱ እፈልጋለሁኝ። መንፈሳዊ ጉብኝቶች ስጋዊነት እያየለባቸው ከመጡ ቆይተዋል ሰምበት በት ብለዋል። እዚህ ቦታ ላይ ሄዶ ለምሳሌ ገዳም ከሆነ መነኮሳቱን ላለመረበሽ ታሪክ ማወቅ ከፈለጉ ጸጥ ብሎ አይቶ መምጣት። በመነኮሳቱ በህሊና ህሊና ሁከተ ህሊናም እንዲያጋ ሆነ ስጋዊ ፈተና እንዲመጣባቸው አለማረግ በቻልነው መጠን መጠንቀቅ ለመጠንቀቅ መሞከር። የምናደርጋት እያንዳንዷ እንቅስቃሴ እንቅስቃሴ ከሰው ተለይተው ከበአት ተከትተው ድምጽ አራዊቱን ግርማ ሌሊቱን ታግሰው ቅጠል በልተው ለሚኖሩ መነኮሳት የፈተና ምንጭ መሆን የለብንም። ቢቻል ለእነሱ የጽድቅ መንገድ ነው እንጂ የፈተና ምንጭ መሆን የለብንም። ገዳም ሄደን ተቃቅፎ ሴትና ደናግል በደናግል ገዳም ሄዶ ተቃቅፎ ሴትና ወንድ መጓዝ ለእነሱ ፍትወት ጾር ሊያስነሳባቸው ይችላል። እየተሯሯጡ ከዚያ ከዚህ እየተሯሯጡ ድምጽ እያሰሙ ፎቶ እየተነሱ መሯሯጥ መነኮሳቱን የጸሎት ሰአታቸውን ልረብሻቸው የጸሎት ሰአታቸውን ሊያውካቸው ሊችል ይችላል። በዛውም ላይ ወደ ተከለከለ ቦታ መግባት ሊኖር ይችላል። መነኮሳት ቀላል አይደሉም። በድንጋሌያቸው በአገልግሎታቸው የመላእክት ወዳጆች ናቸውና የተሰወሩ መነኮሳት ሊኖሩ ይችላሉ። የመላእክት ጸሎታቸውን ሊቀበል የመጣ መልአክ ሊኖር ይችላል። እና በዚህ ምክንያት መቀሰፍ ሊመጣ ይችላል። እንደ አባ ሳሙኤል ዘቀልሟል አባ ሳሙኤል ዘቀልሟል። ለአንድ መነኩሴ በህይወት አትርፈዋል።

ሃይማኖታዊ ግብር ማክበር ግዴታ ነው። ያሊያማ ምኑን የሃይማኖቱ ተከታይ ሆንኩኝ። ሃይማኖትን የመከተል መገለጫው አንዱ እግዚአብሔር ያለው ብትወዱኝስ ትዕዛዜን ጠብቁ? የሚወዳት ትእዛዜን የሚጠብቅ የሚወደኝ እርሱ ነው። እንዳለው ግዴታ የሃይማኖት ግብርን መጠበቅ ግዴታ ነው። ለምሳሌ ከሃይማኖት ግብር አንዱ እንትን ሁለት በሁለት መንገድ ማየት በቀኖና መንገድ መያዝ ይቻላል። በዶግማ መንገድ የሚባለው ጥምቀት የመጀመሪያው የልጅነት ጥምቀትን መቀበል። ከዚያ በቅባ ሜሮን መታተም ሶስተኛ በስጋው ደሙ መታተም ነው እነዚህን ክርስቶስ ደጋግሞ ያስተማራቸው ነገሮች ናቸው። ቅብዓ ሜሮን የሚባለው ቀድሞ ሐዋርያት በሐዋርያት እጅ መጫን ነበር። መንፈስ ቅዱስ ያመኑት ምዕመናን የተጠመቁት ምዕመናን ይቀበሉ የነበረው እና። ከዛ በኋላ ግን ሐዋርያት ተማነሳቸው የአማኙ ብዛት አማኙ ከመብዛቱ የተነሳ ዲያቆናት ተጨመሩ። ዲያቆናትም ተጨምረው አልበቃ ሲል በዚህ መልኩ ሆነ ይሄም በዝም ብሎ የመጣ አይደለም ሐዋርያዊ ትውፊቱ ሐዋርያዊ ሰንሰለት የመጣ ነው። ይሄ የቅዱስ ሜሮን እንትን በኦሪት የአሮን ልጆች ለክህነት ይቀቡት የነበረው ይሄ ነው። የመጽሐፍ ቅዱስን ከቅዱሱ እናንተስ ከቅዱሱ ከቅባት ተቀብታችኋልና ሁሉን ታውቃላችሁ እያለ የተናገረው ነው። ከዚህ ቀጥሎ ያለው ስጋው ደሙ ጉዳይ ነው እነዚህ እለት እለት የሚፈጸመው ነገር የሚፈጸም ሚስጥር ነው። ስጋው ደሙ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሰው ህይወት የለውም የተባለው ለዚህ ነው። ስጋው ደግሞ ጥቅሙ ኃጢአትን ያስተሰርያል የእግዚአብሔር ልጅነትን መንፈሳዊ ልጅነትን ያጎለብታልና። ከዚህ የተነሳ ስጋወ ደሙ መቀበል የእለት ከእለት ስራችን ነው። ሌላው በቀኖና የሚባሉት በቀኖና የሚሰሩ ናቸው። በዓልን ማክበር ለምሳሌ የክርስቶስን ትንሳኤ በየአመቱ ማክበር የክርስቶስን ስቅለት በየአመቱ አርብ አርብ ማክበር የክርስቶስን ጥምቀት በየ አመቱ ጥር አስራ አንድ ማክበር እነዚህ እነዚህ ነገሮች ሃይማኖታዊ ግብር ናቸው። ከዚህ በተጨማሪ ትዕዛዞች አሉ መጾም የአንድ ክርስቲያን መንፈሳዊ ግዴታ የሚባሉት መጾም መጸለይ ንስሃ መግባት ሁል ጊዜ ከቃሉ ጋር መሆን መንፈሳዊ መጽሐፍትን ማንበብ። ከመንፈሳዊ መጽሐፍት በሚያገኙት እውቀት እለት እለት ማደግ የቁመት ማደግ አይደለም እየሱስም በጥበብና በሞገስ ያድግ ነበር እንደተባለ በመንፈሳዊ እድገት እየጎለመሱ እየበረቱ እየጠነከሩ መሄድ እጅግ በጣም ከማንኛውም ክርስቲያን የሚጠበቅ ነገር ነው። እንዲህ ካልሆነ ግን ክርስትናው በቀልድ ነው የሚሆነው። እንደውም ዝም ብሎ አምናለሁ ማለት ግን እንደ ኢአማኒ ሆኖ መኖር ነው። ሊፈጠር የሚችለው እና ከእንደዚህ አይነት ጉዳዮች ከእንደዚህ አይነት ቸለልተኝነቶች ራሳችንን ልንጠብቅ ራሳችንን ልንቆጥብ ራሳችንን ልናርቅ ይገባናል። አሁን የአብዛኛው ክርስቲያን ህይወት እንደዚህ እየሆነ ተቸግሯል አመታዊ አጽዋማትን ሰባቱን አጽዋማትን መጾም እሁድ እሁድ ብቻ ሳይጠብቁ ሁልጊዜ ቤተክርስቲያን መሄድ እነዚህ እነዚህ ነገሮች ግዴታ መደረግ ያለባቸው ነገሮች ናቸው። እንደዚህ ካላደረግነው ከክርስቶስ ጋር ነው ቀጥታ እየተጣላን ያለው ከመጽሐፍ ቅዱስ ጋር ነው ቀጥታ እየተጣላን ያለው። ቅዱሳንን ማክበር በተሰጣቸው ጸጋ ልክ በተሰጣቸው ክብር ልክ እግዚአብሔር ያከበራቸውን ማን ያወረዳቸው እንደተባለ እኛም እነሱን ማክበር የሚጠበቅብን የራሳችንን ድርሻ የራሳችንን ሀላፊነት ተወጥቶ ለመንፈሳዊ ብስለት ለመንፈሳዊ ደግነት ለመንፈሳዊ ልህቀት መሰራት። ጥሩ ነገር ነው ብዬ አስባለሁ።